ፎቶዎችን የት ታስቀምጣለህ? ፎቶዎችን የማስቀምጠው በፍሬም አድርጌ መስቀል በአልባም ተደርጎ ይቀመጣል። እንግዲህ በዛ መልክ ነው ፎቶዎቼን ያስቀመጥኳቸው ምክንያቱም እና በዋሌቴ የመያዝ ነገር አለ ትንሽ ፎቶዎችን

የመንገድ ስም ታውቃለህ? አዎ። የመንገድ ስም አውቃለሁ። ለምሳሌ ቸርቸር ጎዳና የሚባል አዲስ አበባ አለ። በላይ ዘለቀ መንገድ የሚባል አለ። ብዙ መንገድ ነው ያለው

እድለኛ ነገር አለህ? አዎ እድለኛ ነገር አለኝ ማለት እችላለሁ እድል ብዙ ጊዜ አላጣም። እድል ነገሮችን እሞክራለሁ ብዙ ጊዜ ይሳካል። ለዚህ ከፈጣሪ ጋር እግዚአብሔር ይመስገን። እድለኛ ነኝ ማለት እችላለሁ።

ደብዳቤ መጽሐፍ ትወዳለህ አዎ ደብዳቤ እጽፍ ነበር አሁን ባለው ሁኔታ ግን ያው ወደ ስልክ ስለተቀየረ በስልክ እጽፋለሁ ማለት ይከብዳል። ግን እጽፋለሁ። ደብዳቤ መጽሐፍ በፊቴ ላይ ያው በወርቀት ምጽፍበት ግዜ ነበር አሁን ግን በስልክ ሆኗል።

ከአለቃህ ጋር ግንኙነትህ እንዴት ነው? ከአለቃዬ ጋር ግንኙነቴ በጣም አሪፍ ነው። ደስ የሚል ነው። ከአለቃ ጋር በጣም አብሮ ለመነጋገር ችግሮችን የመፍታት ብዙ ነገር ስላለን ጥሩ ነው።